አዎ በሚገባ ውሳኔ መስጠት እችላለሁ። እና ውሳኔም ከሚያስደስተችውና ውሳኔ በጣም ለህይወት ጠቃሚ ነው ብለው ከሚያስቡ መካከል ሰዎች አንዱ እኔ ነኝ። ይሄን ማለት የቻልኩበት ምክንያት ውሳኔ ብዙ ህይወታችን መስመር ይቀይረዋል ብዬ አምናለሁ። በብዙ ነገሮች እኛ የምንሆነው ህይወት የውሳኔያችን እና የእምነታችን ውጤት ነው ብዬ አስባለሁ። አንድ ሰው ምንም ነገር ላይ የማይፈልገውም ነገር ላይ ወይም ደግሞ ማግኘት ወይም ማሳካት የሚፈልገው ነገር ላይ መወሰን ከቻለ ጋር ትልቁ ነገር ነው ብዬ አስባለሁ። እኔ ባሳለፍኳቸው ህይወቶቼ በስራም ላይ እያለሁ ብዙ ነገሮችን ወስኛለሁ። አሁን አሁን በቅርቡ ራሱ ስራ ከጀመርኩ በኋላ እኔ ስራ ከጀመርኩ ሁለት አመት ቢሆነኝ ነው። በለዚህ በዚህ ጊዜ ውስጥ ራሱ እጅግ በጣም ብዙ የሚባሉ ትላልቅ ውሳኔዎችን ወስኛለሁ። በጣም ትላልቅ ለድርጅቱ ወሳኝ የሚባሉ ውሳኔዎችን ወስኛለሁ። ውሳኔ ስንወስን መርጠናል ማለት ነው የምንፈልገውን የሚያስፈልገንን ወሳኝ የሆነውን ለእኛ ጠቃሚ የሆነውን ነገር በአግባቡ መርጠናል አውቀናል ማለት ነው። ስለዚህ ውሳኔ እኔ በጣም ጠቃሚ ነው ከምለው አይነት ሰው ነው። አንድ ሰው የሆነ ነገር ካልወሰነ ወይ ይገባኛል ወይ አይገባኝም ብሎ ካልወሰነ ወይ ይፈልገዋል ወይ አልፈልገውም ብሎ ለራሱ ካልወሰነ። እንዲሁ በመወላወል ያንን ነገር ሳያገኝ በማቀድ ብቻ ህይወትን ሞራል እና የሚፈልገውን ነገር ሳያገኙ ይኖሯል ብዬ ከማስብ አይነት ሰዎች ነኝ። እኔ ከልጅነቴ ጀምሮ ውሳኔም የምትተኝ አይነት ሰው ነኝ። እኔ ትምህርቴን ሳቋርጥ ትምህርት አይጠቅመኝም ብዬ ወስኜ ነው። ምክንያቱም ወደፊት ነው የምፈልገውን ነገር ራሴን ሳየው ራሴን የሚያስፈልገኝን ነገር ሳየው ማግኘት የምፈልገውን ነገር ስረዳ። ይሄ መንገድ ለኔ ጠቃሚ አይደለም የወሰንኩ። ያ ውሳኔ ቀላል አይደለም እንደሚታሰበው እና እንደዚህ እንደምናገረው ያንን ያክል ቀላል ነገር አይደለም። ምክንያቱም ይሄ የህይወት ጉዳይ ነው። ህይወት አንዴ ካለፈች አለፈች ነው። ውሳኔም እንደዚህ ነው። ወስነህ በውሳኔ ልትጸጸት ትችላለህ ምናልባት ግን ምትፈልገውን ካወቅክ የሚያስፈልን ካወቅክ ምን ማድረግ እንዳለብህ ካወቅክ ትክክለኛው ነገር የትኛው እንደሆነ ካወቅክ። ውሳኔ መስጠት በጣም ጥሩና ጠቃሚ ነገር ነው ብዬ አስባለሁ። የሆነ ሰው የሚፈልገውን ነገር መጀመሪያ ከለየ። ምን አይነት ቦታ መድረስ እንዲህ እንዲህ እንዲህ እንዲህ ካወቀ ምንስ እንደሚያስፈልገው ነገር ካወቀ። ለውሳኔ ብዙ አይቸገርም ብዬ አስባለሁ ውሳኔም የሚወስነው ውሳኔ መጥፎና መጥፎ ነገሮችን ይዞ የሚመጣ ውሳኔ ይሆናል ብዬ አላምንም። ውሳኔ በህይወታችን በጣም ጥልቅ ነገር ነው። ቤታችን የሆነ ነገር ከወሰንንና ያንን ነገር እንደምናሳካው ካመንን ውሳኔው በጣም ጥሩ ነገር ነው። እኔ ያንን ነገር ከወሰንኩ በኋላ ያው አሁን ለህይወቴ ይጠቅሙኛል። ምናልባትም እኔ በዛኛው መንገድ ሄጄ ቢሆን ኖሮ ወስኜ ትምህርቴን አቁሜ ወደ ስራው አለም ባልገባ ኖሮ እስካሁን ስራ አይኖረኝም ነበር። ትምህርቴንም ጨርሼ ዝም ብዬ እድሜን አቃጠዬ ቁጭ ብዬ ነበር። ስለዚህ ነው ውሳኔ ጠቃሚ ነው የምንፈልገውን ማግኘት የምናስበውን ነገር የምናውቅ ከሆነ በስትክክል የምንረዳ ከሆነ። ውሳኔ ጠቃሚ ነው ብዬ አልኩት። ውሳኔ ለብዙ ሰዎች ህይወታቸውን ቀያሪ ነገር ነው። ሁሉም ሰው የሚቀየረው በህይወቱ ትልቅ ለውጥ ያመጣል ብዬ የማስበው የሚፈልገውን አውቆ የሚፈልገውን ማግኘት የሚፈልገውን መድረስ የሚፈልግበትን ቦታ አውቆ ተረድቶ በህይወቱ ላይ ያንን ለማሳካት መወሰን ሲጀምር ነው። ምንም ነገር ቢገጥመኝ ወስኛለሁ ይሄን ነገር አደርገዋለሁ ብሎ ሲያምንና ሲረዳ ነው ብዬ አምናለሁ። ስለዚህ በህይወታችን ውሳኔ የሚለው ነገር በጣም ጠቃሚና ትኩረት መሰጠት ያለበት ነገር ነው ብዬ አምናለሁ። ግን ውሳኔ ብዙ ጥንቃቄዎች ይቀድሙታል። ውሳኔ ከመወሰናችን በፊት ምን እንደምንፈልግ ምን ማግኘት እንደምፈልግ የትኛው ቦታ ላይ መድረስ እንደምፈልግ የትኛው ነገር ትክክል ነው ብለን። ማሰብና መረዳት አለብን። ምክንያቱም ይሄን ነገር ካልተረዳንና ዝም ብለን በቀላሉ እንደፈለግነው በጊዜ ስሜታችን በጊዜ ፍላጎታችን ተመርኩዘን የምንወስን ከሆነ ህይወታችን ምናልባትም ጎጂና ጠቃሚ ሊሆን ይችላል። ስለዚህ ነው ውሳኔ በጣም ጠቃሚና ጥሩ ነው ብዬ የማስበው። ውሳኔ ህይወታችንን ለውጥ ህይወታችንን መስመር ምናልባትም መቀየር ነው። ቀለል ቀለል ያሉ ውሳኔዎች እንዳሉ ሁሉ ከበድ ከበድ ያሉ ውሳኔዎች አሉ። ህይወት የህይወትህን መስመር የምትቀይርበት ያ ደግሞ እንደዚህ በስሜት እና በጊዜው ደስታ የሚወሰን አይደለም። ውሳኔ በጣም ትልቅ እውቀት ትልቅ ፍላጎት ትልቅ የማስተዋል ጥበብ የሚፈልግና የሚጠይቅ ነገር ነው። ስለዚህ እኔ ከልጅነቴ ጀምሮ እንደነገርኩህ ማስተዋልን ውሳኔ ስለለመድኩኝ አሁንም በህይወቴ የምጠቅም የሚፈልገውን ነገር ስለማውቅ የሚያስፈልገኝን ነገር ስለማውቅ ውሳኔ መስጠት የምችል አይነት ሰው ነኝ። እና በህይወቴም ብዙ ከባድና ቀላል የሚባሉ ውሳኔዎችን የወሰንኩና በእነሱም ላይ እየተራመድኩ ያለው ሰው ነኝ። እና እኔ ውሳኔ ሰው ነኝ

አዎ በሚገባ ባህላዊ ልብስ እለብሳለሁ ምክንያቱም ባህላዊ ልብስ የኛ ሀገራችንን ትውፊታችንን ባህላችንን አንድነታችንን ታሪካችንን የሚገልጽ የምናገኝበትም ልብስ ነው። ባህላዊ ልብስ እኛ ሀገር ላይ በጣም የሚወደድና የሰው ፍቅር ያለው ብዙ ሰው የሚፈልገው ብዙ ሰው የሚወደው ነገር ነው። ባህላዊ ልብስ ለተለያዩ አይነት ፕሮግራሞች የሚለበስ ባህላዊ ልብስ በተለያየ ዝግጅቶች የሚለበስ ባህላዊ ልብሶች አሉ። ለምሳሌ ለደስታ ለሰርግ ለልደት ለክርስትና እንዲሁም ለተለያየ አይነት በዓሎች የሚለበሱ ልብሶች አሉ። ለምሳሌ በእኛ ሀገር ላይ በእኛ በሃይማኖታችን በኦርቶዶክስ ተዋህዶ ሃይማኖት ብዙ አይነት ባአሎች አሉ ለጥምቀት ወይም የአደባባይ በዓል ተብሎ የሚታወቁ ወይም የአደባባይ ባዓል ተብለው የተሰየሙ ብዙ ባዕላቶች አሉ። እነዚህ በዓላቶችም ከነዚህ በዓላቶች ውስጥ ውስጥ አንዱ መጥቀስ ካስፈለገ ጥምቀትና መስቀል ነው። ለእነዚህ በዓላቶች የሚል የሚል ለበሰው ነጭ ሆኖ የሚያምር ጥለት የመስቀል ጥለት ያለበት ባህላዊ ልብስ ነው። ባህላዊ ልብስ ሲታይም በጣም የሚያምር በጣም ቆንጆ ተደርጎ ከተሰራ ደግሞ በጣም የተለየ ውበትን የሚያጎናጽፍ አይነት ልብስ ነው። ባህላዊ ልብስ መልበስ የሚገልጸው ልብሱ ራሱ የሚገልጸው ደስታን ፌሽታን አለማዘንን አለመከፋትን ደስታን አብሮነትን ይገልጻል። እንዲሁም ባህላዊ ልብሶች በላያቸው ላይ የሚሰሩ ጥለት የሚባል የንድፍ ስነ ስርዓት አለ። ያም ጥለት የሚገልጸው ብዙ አይነት ታሪኮችን ሊገልጥ ይችላል ባህሎችን ሊገልጥ ይችላል እምነቶችን ሊገልጥ ይችላል ሀሳቦችን ልንገልጽበት እንችላለን። እና በዚህ ባህላዊ ልብስ ብዙ ነገር ማስተላለፍ እና አምረን መታየት ደምቀን መታየት አምረን ተውበን መታየት እንችላለን። ለዛም ነው እኛ ሀገር ላይ ኢትዮጵያ ውስጥ ባህላዊ ልብስ በጣም ከሚወደዱ ከሚፈለጉ እንዲሁም ከሚታወቁ ልብሶች መካከል አንዱ ነው። ለዛም ነው ኢትዮጵያ በባህል ልብሶቿ የምትታወቀው። ባህላዊ ልብስ እኛ ሀገር ላይ በጣም ብዙ ታሪኮች ትውፊቶች ያሉት ነገር ነው። ባህላዊ ልብስ አሁን አይደለም የመጣው ባህላዊ ልብስ ድሮ በአባቶቻችን ጊዜ የሚዋቡበት የሚያጌጡበት ሲጋቡ የሚለብሱት ሲደሰቱ የሚለብሱት ልብስ ነበር። አሁንም ድረስ ምንም እንኳን አሁን ወደ ዘመናዊነት ወደ መሰልጠኑ ወደ ማራቀቁ ቢኬድም ባህሉን ትውፊትን አመጣጡን ግን ሊያስረሳ በሚችል ሁኔታ አይደለም። አሁንም ባህላዊ ልብስ በጣም የሚለበስ እና የሚወደድ ልብስ ነው። እኛ ሀገር ላይ ባህላዊ ልብስ ብዙ ታሪካዊ አመጣጦች አሉት እንደ እንደየባህሉ እንደየማህበረሰቡ እንደየትውፊቱ ባህላዊ ልብስ አለባበሱና አሰራሩ ይለያያል። ምንም እንኳን እንደ የባህሉ ቢለያይም ግን ሁሉም ባህላዊ ልብስ ይወዳል ሁሉም የሚገልጸው አንድነትን ፍቅርን ደስታን እንዲሁም ውበትን ነው። ለዛም ነው ኢትዮጵያ ላይ የብዙ አይነት ባህሎች የብዙ አይነት ማህበረሶች የተለያየ አይነት ባህላዊ ልብስ አለው። ለምሳሌ ብንወስድ እኛ ሀገር ላይ ትግራይ ውስጥ የሚለበስ የባህላዊ ልብስ ይለያል። አማራ ውስጥ የሚለበስ የባህላዊ ልብስ ይለያል ኦሮሞ ላይ የሚለበስ የባህላዊ ልብስ ይለያል። እነዚህ የባህላዊ ልብሶች ግን ሁሉም የሚገልጹት እንደየሀገራቸው ባህል እንደየሀገራቸው ታሪክ እና የሀገራቸው ትውፊትም ሆነ አመጣጥ የሚገልጹት ፍቅርን ደስታን እንዲሁም አንድነትን ነው። በጥለቱ ላይ የተለያዩ ነገሮች ሊጻፉበት ወይም ሊመሰሉበት ይችላሉ። ስዕልም ሊሳልበት ይችላል። ያም ግን እንደ ማህበረሰቡ እምነት እንደ ማህበረሰቡ አመጣጥ እንደ ማህበረሰቡ ፍላጎት አንዳንዴም እንደሚለብሰው ሰው ፍላጎት ሊሆን ይችላል። እኔ አሁን በባህላዊ ልብስ ውስጥ አንድ ሀሳብን መግለጽ አንድ ሀሳብን ማስተላለፍ ከፈለኩኝ በዛ ልብስ ውስጥ የሆነ ምስልን ወይ የሆነ ጽሁፍን ማጻፍና ማሳል ልችል እችላለሁ። ግን ያ ያ ያ ጽሁፍ ወይም ያ ምስል ከባህላዊነት ከትውፊት ከአመጣጥ መለየት የለበትም። ምክንያቱም ከዚያ የራቀና ከዚያ ያፈነገለ ከዚያ የራቀ የሚሆን ከሆነ ባህላዊነቱን ስለሚለቅ። ለዛም ነው ባህላዊ ልብስ እኛ ሀገር በብዙ አይነት በተለየ መልኩ ባማረ በደመቀና ደስ በሚያሰኝ በተለየ ሁኔታ። እኛ ሀገር ላይ የሚበዛው አሁን ላይም ባህላዊ ልብሶች እየተወደዱ ዋጋቸውም እየጨመረ መጥቷል። ምክንያቱም ተፈላጊነታቸው ሰው ጥቅማቸውን ውበታቸውን ማማራቸውን ምን ያክል ታሪካዊ እንደሆነ እያወቀ ስለመጣ። ከእኛ ሀገርም ከሌላ ሀገርም መጥተው ብዙ ሰዎች ይገዙታል። ለዛም ነው። የኢትዮጵያ ሀገራችን ላይ እዚህ ባለንበት የባህላዊ ልብስ ዋጋ እየጨመረ የመጣው ለዛም ነው ተፈላጊነቱ እየጨመረ ያለው። እናም ባህል እኔ ባህላዊ ልብስ በጣም ነው የምወደው። ሁለት ወይም ሶስት አለኝ። ከዚህም በላይ ቢኖረኝ ደስ ይለኛል። የአቅም ችግር ሆኖ እንጂ። ለዛም ነው ባህላዊ ልብስ እኔ በጣም መልበስ እና ማዘውተር የምፈልገው። ድሮ በአባቶቻችን ጊዜ ሙሉ ሁሌ ቀን በቀን ይለበስ ነበር። ባህላዊ ልብስና ጋቢ እና አሁንም እኔ ያንን ታሪክ ማስቀጠልና መኖር እፈልጋለሁ። ምክንያቱም በጣም የሚያምር የሚያስደስትና ግርማ ሞገስ የሚሰጥ ልዩ ውበት

አዎ በደንብ በሚገባ አዲስ ቴክኖሎጂ መማርና ማወቅ እፈልጋለሁ ምክንያቱም በዚህ ዘመን እንደምናቀው ቴክኖሎጂዎች እየተራቀቁ ወደ ሌላ አይነት ደረጃ እየደረሱ ነው የመጡት። ስለዚህ ቴክኖሎጂ የማናውቅ ከሆነ አብረን ከቴክኖሎጂ ጋር መራመድ መቆም የማንችል ከሆነ ወደኋላ እንቀራለን። እና የምንኖርበት የህይወት መንገድም ላይቀየር ይችላል። ስለዚህ ከቲክኖሎጂ ጋር መማር መውደድ አለብህ አዲስ ቴክኖሎጂም ማወቅ መረዳት እንዴት እንደሚሰራ እንዴትስ እንደሰራ ኬትስ እንደመጣ ማወቅ መረዳት አለብህ። ለምሳሌ መጥቀስ ካስፈለገ ብዙ አዲስ ቴክኖሎጂዎች አሉ ብዙ አዲስ ነገሮች አሉ። በዚህ አለም ላይ ከእነዛ ነገሮች ላይ እኩል መራመድ እነዛ ነገሮችን መጠቀም እነዛ ነገሮችን ለህይወታችን ማዋል መጠቀም ካልቻልን ለእኛ በጣም አቸጋሪ ነው የሚሆነው። እነዚህ አዲስ ቴክኖሎጂዎች ህይወታችንን የሚያቀሉ ህይወታችንን ጊዜያችንን የሚቆጥቡ ገንዘባችንን የሚቆጥቡ እንዲሁም ከእስከዛሬ የተሻለ ነገር እንድንኖር ለኛ ጥሩ እድል ሊያመጡ የሚችሉ ነገሮች ናቸው ብዬ ስለማምን። እኔ በተለይም በቴክኖሎጂ በለውጥ በመሻሻልም ማምን አይነት ሰው ነኝ። ለዛም ነው ቴክኖሎጂዎችን አዳዲስ ነገሮችን ማወቅ እንዲሁም መገንዘብ መረዳት የሚያስደስተኝ ያም ደግሞ ብዙ ነገር ጠቅሞኛል። ከቴክኖሎጂዎች ጋር አብሮ መሄድ ካልተቻለ ከቴክኖሎጂ ጋር ቴክኖሎጂዎችን መማር ቴክኖሎጂዎችን ማወቅ እንዴት እንደሚሰሩ ማወቅ ካልተቻለም እና እነሱ ጋር አንድ ላይ በህብረት መስራት ካልተቻለ ለውጥ ይመጣል እድገት ይመጣል ብዬ አላስብም። ምክንያቱም ሁልጊዜ የምናውቀውን ስንሰራበት ያደግነውን እና የለመድነውን ነገር የምንሰራ ከሆነ የተለየ ለውጥ ይመጣል ብዬ አላስብም። ቴክኖሎጂዎችን ከመጡ ስለ ቴክኖሎጂ መማር ከጀመርን አዳዲስ ቴክኖሎጂ ማወቅ ከጀመርን አዳዲስ ቴክኖሎጂዎችን መፍጠርም ከቻልን ብዙ ነገሮችን ይለወጣሉ ይቀየራሉ ብዬ አስባለሁ። ለዛም ነው አዳዲስ ቴክኖሎጂዎችን መማር የምወደው ለዛም ነው አዳዲስ ቴክኖሎጂዎች እንዴት እንደሚሰሩ? እንዴትስ እንደተሰሩ ለምንስ እንደሚጠቅሙ ለምንስ መዋል እንዳለብኝ መረዳትና ማወቅ የምፈልገው ለዛም ነው። ህይወትንም እማላምናት ለዛም ነው ህይወት ጋር አብሮ መራመድ እንዳለብኝ የሚሰማኝ። በዚህ ዘመን ቴክኖሎጂዎች ቴክኖሎጂዎች በጣም እየተራቀቁና እየሰፉ ስለመጡ ቴክኖሎጂዎችን መጠቀም ያልቻለ ሰው ቴክኖሎጂዎችን ማወቅ ያልቻለ ሰው ከቴክኖሎጂዎች ጋር አብሮ መስራት እና አብሮ ማደግ ያልቻለ ሰው ወደኋላ ይቀራል ብዬ አስባለሁ። የሚፈልገውን ቦታ በቀላሉና ያለምንም ስለ ቴክኖሎጂ መማር ከጀመርን አዳዲስ ቴክኖሎጂ ማወቅ ከጀመርን አዳዲስ ቴክኖሎጂዎችን መፍጠርም ከቻልን ብዙ ነገሮችን ይለወጣሉ ይቀየራሉ ብዬ አስባለሁ። ለዛም ነው አዳዲስ ቴክኖሎጂዎችን መማር የምወደው ይደርሳል ብዬ አላስብም። ቴክኖሎጂዎችን የሚያውቅ ቴክኖሎጂዎችን እንዴት እንደሚሰሩ የሚረዳ ቴክኖሎጂዎች እንዴት እንደተሰሩ የሚረዳ ለምንስ እንደሚጠቅሙ ማንስ እንደሰራችው እና እንዴትስ ለምን ስታስበው እንደተሰሩና የሚያውቅ የሚገነዘብ ሰው ግን ለውጥም ማምጣት ይችላል ብዬ አስባለሁ። ወደሚፈልጉበት ቦታ በቀላሉና ያለምንም ያለብዙም ድጋፍ ያለብዙም ድካም መድረስና ማወቅ ይችላል ብዬም አምናለሁ። ለዛም ነው ቴክኖሎጂ በጣም ጠቃሚና አስፈላጊ ነገር ነው ብዬ የማምነው። ቴክኖሎጂው ብዙ ነገሮችን መለወጥ ብዙ ነገሮችን መቀየር ብዙ ነገሮችን ማሻሻል ይችላል። ለምሳሌ ብንወስድ ይሄ ስልካችን አንዱ ቴክኖሎጂ ነው። አዲስ ቴክኖሎጂ ባንለውም የቆየ ትንሽ ቆየት ያለ ቴክኖሎጂም ቢሆን ይሄም አንዱ ቴክኖሎጂ ነው። ይሄ ስልክ ምን ያህል እንደረዳን የምናውቀው ብዙዎች ብዙዎቻችን እናውቃለን ምን ያህል እንደረዳን። ይሄም ማለት ብዙ አይነት ቴክኖሎጂዎች አሉ። ሊረዱን ሊጠቅሙን እና ልንገለግልባቸው የሚያስፈልጉ ስለእነዚህ ስለእነዚህ ቴክኖሎጂዎች ባወቅን ቁጥር እንዴት እንደሚሰሩ ባወቅን ቁጥር ለምን መጠቀም እንዳለብን በተረዳን ቁጥር እነዚህን ነገሮች በደንብና በአግባቡ መጠቀም ስንጀምር ህይወታችንን መቀየር እና የምንፈልገው ቦታ በቀላሉ እና ያለምንም ያለብዙ ድካም መድረስ እንደምንችል ይገባናል። ለምሳሌ ያሁን አዲስ ቴክኖሎጂ ባይሆንም ቻት ጂቢቲ ጥሩና ደስ የሚል ነገር ነው። ምክንያቱም የፈለግነውን አይነት መረጃ በቀላሉ ያለብዙ ድካም ያለብዙ ልፋት ያለብዙ መረጃዎችን ማገላበጥ ያለ ብዙ ቦታዎች መፈለግ በቀላሉ እሱን በመጠየቅ ብቻ እሱ ሁሉ ነገር በቀላሉ ሊሰጠንና ሊያገኝልን ይችላል ይሄማውም ምርጥ ቴክኖሎጂ ነው። ልፋትን ቀንሷል። ጊዜን ማባካንን ቀንሷል ምናልባትም ገንዘብን ቀንሷል። ስለዚህ ቴክኖሎጂዎቻችንም ሌላም ብዙ እጅግ በጣም ብዙ ቴክኖሎች አሉ። ስለዚህ ስለነዛ ቴክኖሎች መማር በቻልን ቁጥር መውቅ በቻልን ቁጥር መረዳት በቻልን ቁጥር እንዲሁም ለምን እንደሚጠቅሙን ማወቅና መገንዘብ በቻልን ቁጥር ህይወታችን እየቀለለ ጊዜያችንን እየቆጠብን ገንዘባችንን እየቆጠብን እንዲሁም የተለያዩ ብዙ ነገሮችን እያተረፍን እንመጣለን ብዬ አምናለሁ። ለዛም ነው ቴክኖሎጂዎችን መማር የምወደው ቴክኖሎጂዎችን እንዲያልፉኝ አልፈልግም ስለ ሁሉም ነገር ማወቅና መረዳት መገንዘብ እፈልጋለሁ። ለዛም ነው ቴክኖሎጂዎች ሁል ጊዜ አዲስ ሲወጡ አዲስ ነገር ሲፈጠር ቴክኖሎጂዎችን በማስተዋል እና በመገንዘብ በተቻለኝ አቅም ለማወቅ ለመረዳት የምሞክር ስለዚህ አዲስ ቴክኖሎጂዎችን ማወቅና መረዳት

በእጅ መሸመን አላውቅም። በእጅ መሸመን በጣም ከባድ እና ችሎታ የሚጠይቅ ልምድን የሚጠይቅ ማስተዋልን የሚጠይቅ እንዲሁም ጥበብን የሚጠይቅ ነገር ነው በእጅ በመሸመን እንዲሁ በቀላሉ ልንማረውና ልንገነዘበው የሚችል ነገር አይደለም። አያቴ ግን በእጅ መሸመን ይችል ነበር ብዙ ነገሮችን መስራት ይችል ነበር በእጁ እየሸመነ ብዙ ነገሮችን ይሰራ ነበር። ትዝ ይለኛል። ሁል ጊዜ በእጅ መሸመን ያዝናናውና የሚመስደስተው ነገር ነው ለሱ እንደ ስራ ብቻ አይደለም። ለእሱ በእጅ መሸመን እንደ መደሰትም እንደ መዝናናትም በዛ ውስጥ ብዙ ሚያያቸው ነገሮች ነበሩ። አላውቅም። የተወሰነ ነገር ይነግረኝ ነበር እሱም ይሰራ ነበር በእጅ መሸመን ግን እንደሚታሰበው ቀላል አይደለም። ምንም እንኳን ቁጭ ተብሎ በሚሰራ ነገር ቢሆንም ያደክማል እጅህንም በጣም የሚያደክም ነገር ነው። ግን እሱ በጣም የሚዝናናበት ነገር እና ውጤቱን ምን አይነት ነገር ያሰበውን ነገር ለማሳካት የሚያደርገው ነገር እንደሆነ በማሰብ ይደሰትበትና ይዘናናበት ነበር። ከምንም በላይ የሚያስደስተው ነገር ይህንን ነገር መስራት ነበር። በእጅ መሸመን በጣም የሚያስደስተውና የሚያረካው ነገር ነበር። ሁል ጊዜ ይነግረኝ ነበር በእጅ መሸመን መማር አለብህ በእጅ መሸመን ሙያ ነው በእጅ የመሸመንም ጥበብ ነው። በእጅ መሸመን ብዙ ነገሮችን እንድታስተውል አትኩረህ እንድታይ ይረዳሃል። በእጅ መሸመን ያሰብከውን ነገር እንዴት ወደ እውነታ መቀየር እንደምትችል የሚያስተምርህና በቀላሉ እንድትረዳ የሚያደርግህ ነገር ነው። ሁል ጊዜ ይለኝ ነበር በእጅህ መሸመን መማር አለብህ ይለኝ ነበር። እኔ ግን ብዙ ፍላጎቱም ስላልነበረኝ ግን ያዝናናኝ ነበር እሱ ሲሰራው ሳይ እሱ ሲያደርገው ሳይ እና ከምንም በላይ ደግሞ ውጤቱን ሳይ ያዝናናኝ ነበር። ለእኛ አካባቢ ለሚኖሩ ሰዎች ሁሉ በእጁ ሸምኖ የሚያለብሳቸው የኔ አያት ነበር። አያቴ በጣም ጎበዝ እና የሚታወቅ ሸማኔ ነበር። በእጁ በእጁ የሚሰራቸው የሽመና ስራዎች። በጣም የሚያምሩና የተዋቡ ከዛም በላይ በጣም በጥበብ የተሞሉ ነበሩ። ብዙ ሰዎች ለዚህ ሙያው የመሰከሩለት ነበር። ሁሉንም እኛ ሰፈር ያሉ ሰዎችን ጋቢያቸውን የባህል ጥበባቸውን እንዲሁም የተለያየ ኩታቸውን ብዙ የተለያየ አይነት እንደ ፍላጎታቸው እንደየምርጫቸው የተለያየ አይነት ምርጫ አምጥተው ሀሳባቸውን ብቻ ነገሮች ሁሉን ነገር ጨርሶ የሚሰጣቸው እሱ ነበር። የእጅ ጥበብን የእጅ መሸመንን እንደ ቀልድ እና እንደ ቀላል ነገር ነበር የሚያየው። እሱ በጣም ብዙ ጊዜ ከመስራቱ የተነሳ እና ስራው ላይ በጣም ከመቆየቱ የተነሳ ስራው በጣም ስለገባው በእጅ መሸመል ለሱ ምንም እንደማለት ነው። በእጅ መሸመን ማለት ለእሱ ውሃ እንደመቅዳት ያክል በጣም ቀላል ነው። በእጅ መሸመን ብዙ ነገሮችን አስተምሮታል። እሱ በጣም ታጋሽ ነው። የሚያመጣውን ውጤት ስለሚያውቅ በራሱ የሚተማመን አይነት ሰው ነው። የእጁን ጥበብ ያውቀዋል። የእጁን ሙያ ሀገር ያቅለታል እና የእጅ መሸመን ሙያ በጣም ቆንጆና የሚያዋጣም ጥሩ ስራ ነው። የእጅ መሸመን ጊዜ ግን ትዕግስትን ይጠይቃል። ጽናትን ይጠይቃል በራስ መተማመንን ይጠይቃል ማስተዋልን ትኩረትን ይጠይቃል። ምክንያቱም በእጅ መሸመን ዝም ብሎ እንደ ቀልድ የሚሰራ ስራ አይደለም። ትኩረትን ማስተዋል አለብን እንዲህ የምንፈልገውን ውጤት በምንሰራው ስራ ላይ ማስተዋል እና መገንዘብ መረዳት አለብን። እንዴት ቢሆን ነው ያሰብኩት ውጤት የሚመጣው ብሎ ማሰብና መረዳትን ይጠይቃል። እንዲሁ እንደቀልድ ዝም ብሎ የሚሰራ ነገር አይደለም። የእጅ መሸመን ጊዜ የሚጠይቅ ስራ። ብዙ ጉልበት የሚፈጅ ስራ ማስተዋልን የሚጠይቅ ስራ እንዲሁም ጥበብን የሚጠይቅ ስራ ነው። እንዲሁ እንደሚታሰበው በእጅ መሸማን ቀላል ነገር አይደለም። ምንም እንኳን እሱ ብዙ ጊዜ ስለ ሰራው ቀለል አድርጎ ቢሰራውም እንደሚታየው እሱ ስራ ሲሰራ ስላየን ብቻ ቀላል ነው ማለት አይደለም። ከምናስበው በላይ በጣም አድካሚና አሰልቺ ስራ ነው። እሱ ግን እንደ ህይወቱ እንደ አንድ የህይወቱ አካል አርጎ ስለቆጠረው ቀላልና የሚያስደስተው ነገር ነበር። እኔንም ሁልጊዜ መማር እንዳለብኝ ይነግረኝ ነበር። በእጅ መሸመን ግን በጣም ከባድ እና ሚያስደሰትም ነገር መሆኑን ከእሱ ተረድቻለሁ። ለዛም ነው በእጅ የሚሸሙኑ ሰዎችን የማከብራቸው። የማደንቃቸውም ግን እኔ በእጅ መሸመን ሞከሬም አላውቅም አንድ ጊዜ አስሞክሮኝ ነበር በእጅ መሸመን። ህፃን ልጅ እያለሁ ያንን ሞክሬ ነበር ግን ትንሽ ያደክም ነበር ትዝ ይለኛል። ቶሎ ነበር የደከመኝ እና በእጅ መሸመን ወዲያው ወጣቱ ውጤቱን ምናየው ነው ነገር ስላልሆነ ትንሽ የሚያሰለችና ተስፋ የሚያስቆርጥ ነገር ሆኖ አግኝቼዋለሁ። ግን እኔ ብዙ ለዚህ ነገር ፍላጎቱ አልነበረኝም። ግን አሁንም ቢሆን በእጅ መሸመን ለሚችሉ ሰዎች በእጃቸው ሸምነው ሰውን የሚያለብሱ በእጃቸው ሸምነው ሰውን የሚያገለግሉ በእጃቸው ሸምነው ሰውን የሚያስጌጡ ሰዎች ለእነሱ በጣም ትልቅ ክብር አለኝ። በእጅ ምክንያቱም በእጅ መሸመን ትልቅ ሙያ እንደሆነ። ከአያቴ ስለተማርኩ በእጅ መሸመን ትልቅ ሙያና ጥበብን ማስተዋልን እንዲሁም የተለያየ አይነት የጉልበትም ጥያቄ ስለሚጠይቅ አይምሮም ስራ ስለሆነ። አከብራችኋለሁ። እኔ ግን በእጅ መሸመንን ሰርቼም ሆነ ሞክሬው አላውቅም። ለዛ ግን አወ እጠላዋለው ማለት አይደለም

አዎ አንዳንዴ መስኮቴን ክፍት እጠዋለሁ ግን ደግሞ እንደነገሩ ነው ሁሌ አይደለም። ሙቀት ሲሆን እንዲሁም አየር ስፈለግና ክፍሌ ውስጥ መስኮት መስኮቴን ምከፍተው። ክፍሌ ውስጥ አየር እንዲገባ ወይም አየር በደንብ እንዲዘዋወር ስፈልግነው። ግን እንደ ነገሩ ነው የሚበርድ ከሆነ ወይ ደግሞ ሌላ ነገሮች በራሪ እንስሳዎች በራሪ ነፍሳቶች እንዳይገቡ የምፈልግ ከሆነ መስኮቴን አልከፍተውም። ነገር ግን አንዳንዴ በእኛ በኢትዮጵያ ሀገራት በኢትዮጵያ ሀገር ግንቦት የሚባል የሙቀት ወራት አለ እንዲሁም አንዳንድ ሙቀታማ የሚሆኑ ወራቶች አሉ። በነዛን ጊዜ ሙቀትን መቋቋም ስለማንችል እንኳን መስኮት ተዘግቶ ተከፍቶ ራሱ የሚከብድበት ሰዓት ስለሚመጣ መስኮቴን እከፍተዋለሁ። መስኮቴን የምከፍተው ግን ንፋስ እንዲገባልኝ ቀዝቀዝ እንድል እንዲሁም አተነፋፈሴ ጥሩ እንዲሆን ብዬ በማሰብ ነው እንዲሁም ንጹህ አየሩ ወደ ክፍሌ እንዲገባና ክፍሌ በንጹህ አየር የተሞላችና ጥሩ የሆነ አየር የሞላባት ክፍል እንድትሆን በማሰብ ነው። ግን ደግሞ ሁሌ አይደለም የምከፍተው። መስኮት ግዴታ መከፈት አለበት ብዬ የማስበው ወይም ሙቀት በምበዛበት ጊዜ ነው ወይም ደግሞ ክፍላችን ለማናፈስ ወይም ደግሞ አንዳንዴ ክፍላችን በጣም አቧራ ይሆንና። አቧራውን ጠርገን ወልውለውን ካበቃን በኋላ ክፍላችን ውሃው እንዲደርቅ እንዲሁም የቦነነው አቧራ እንዲነፍስበት አየር እንዲገባ የታመከ አየር እንዳይሆን በክፍላችን ክፍላችንም የሚያስጨንቅ የሚጨንቅ አይነት ክፍል እንዳይሆን በማሰብ የክፍሌን መስኮት እከፍተዋለሁ። ግን ሁልጊዜ አልከፍተውም። ብዙ ጊዜ የምከፍተው እንዳልኩህ ሙቀት ሲሆን እንዲሁም ወይ ክፍሌን አጽድቼ ወይም ደግሞ ብዙ ጊዜ በዓል ሲመጣ ብዙ ጊዜ የማጽዳት ሰዓት ብዙ ጊዜ ጽዳት የሚከናወንባት ሰዓት ብዙ ጊዜ ቆሻሻን ለማላቀቅ የሚሞክርበት ጊዜ ስለሆነ ያን ጊዜ መስኮት ክፍት ተደርጎ አየር ገብቶበት ንጹህ አየር ለማግኘት ቤት ውስጥ ንጹህ አየር እንዲቀሳቀስ እንዲሆን። አየር እንደሚኖር እንዲወጣ በማሰብ መስኮት ይከፈታል ያ ማለት ግን ሁሌ ይከፈታል ማለት አይደለም አንዳንዴ እንደሚያስፈላጊነቱ በሚያስፈልግበት ሰዓት እንደሰራነው ስራ እንዲሁም እንደ አየር ንብረት ይወሰናል። ሁልጊዜ ሞቀታማ ነው ማለት አይደለም ሞቀታማ በሚሆንበት ሰዓት ብቻ ነው መስኮት የሚከፈተው። እንዲሁም አየሩ ጥሩ ካልሆነ በክፍላችን ያለው እንዲሁም አንዳንዴ ቤት ውስጥ አንዳንዴ እሳት ከተያያዘ ወይም ክሰል ከነደደ ጭሱ ቤቱን ያስጨንቋል። ስለዚህ ጽሁፉ ጭሱ ቤት ውስጥ ታምኩ ለእኛ ላይም ጉዳት ሊያደርግ ስለሚችል በጣም ከገፋ ደግሞ ሊገንድልም ስለሚችል ምክንያቱም አተነፋፈሳችን ጥሩ አይሆንም። ጭሹ ክፍላችን ከታመገ ጭሹ ከክፍላችን ካልወጣ በቂ የሆነ ኦክስጅን ማግኘት ስለማንችል መስኮቱን ከፍተን ንጹህ ኦክስጅን በማስገባት ያንን የተቃጠለውን አየር የተቃጠለውን ጭስ በመስወጣት ንጹህ አየር መተካት ይኖርብናል። እንደዛ ጋር የማናደርግ ካልሆነ ግን ለጤናችንም በጣም ጎጂ ነው። እንዲሁም ክፍላችን የማይሆን ሽታ የማይሆን ጥረን ያመጣል ያ ማለት ደግሞ ብዙ ጊዜ በምንቀመጥበት ሰዓት ይረብሸናል ያም ለበሽታ ይዳርገናል ማለት ነው። ለተለያዩ በሽታዎች ለምሳሌ እንደ ጉንፋን ብዙ የተለያዩ በሽታዎች ሊኖሩ ይችላሉ በሽታ ወይም በጠረን ሊመጡ የሚችሉ ነገሮች ስለዚህ ክፍል ክፍልን ክፍልን የክፍልን መስኮት መክፈት ወይም መስኮትን መክፈት እና እየር ማስገባት ብዙ ጠቀሜታዎች አሉት። ከሚሉ አይነት ሰዎች መካከል ነኝ እኔ። ስለዚህ ሁል ጊዜ እኔ እንደውም ቁጭ በምልበት ሰዓት ክፍሌ ቤቴ በጊዜ በማሳልፍበት ሰዓት ከቤቴ በማልወጣ ሰዓት ክፍሌ ነው ቁጭ የምለው ያን ጊዜ መስኮቴን ሁል ጊዜ እከፍታለሁ። ምክንያቱም ብዙ ጊዜ ከሰአት ሲሆን ሙቀት ስለሚኖር ሙቀት ሲለባ በሚበዛ እንደውም ሙቀት ስለሚያቸግረን ሁልጊዜ መስኮቴን ከፍቼ ንጹህ አየር እየወሰድኩኝ ምናልባትም የክፍሌ የማይሆን ጠረን ካለ በአየር እንዲተካልኝ እንዲሁም ጠረኑን እንዲጠፋልኝ በማሰብ ሁልጊዜ መስኮቴን ክፍት ነው የማደርገው። ለዛም ነው ሁልጊዜ እኔ አየር እየወሰድኩ ስራዬን ባግባቡ ለመውሰድ እንደገለገሌ በማሰብ ሁልጊዜ መስኮቴን የምከፍተው። ያ ማለት ደግሞ ሁልጊዜ መስኮት መክፈት ጥሩ ነገር ብቻ አለው ማለት አይደለም። አንዳንዴ መጥፎ ነገር ሊኖር ይችላሉ። ለምሳሌ በራሪ እንስሳዎች በመግባት በራሪ ነፍሳቶች በመግባባት ክፍል ውስጥ ማታ መብራት በሚበራበት ሰዓት ሊረብሹና ሊያስቸግሩ ይችላሉ። ወይም በቀንም ቁጭ ባልክበት በራሪ ነፍሳቶች መጥተው ሊያስቸግሩ ይችላሉ። እንዲሁም አንዳንድ እንስሳዎች ሊገቡብኝ ይችላሉ በመስኮት ስለዚህ ያንን በመጠበቅ ክፍለ የክፍልህን መስኮት ወይም መስኮትን ከፍቶ መሄድ ደግሞ ጥሩ ነው ብዬ አላስብም። መስኮት መከፈት ያለበት አንተ ቁጭ ባልክበት አንተ ባለህበት ነገሮችን መከላከል ማስወጣት የማይሆን ነገር ሲገባ ማስወጣት በምትችልበት ሰዓት ነው። ብቻ ነው ብዬ የማስበው አይነት ሰው ነኝ ስለዚህ። ንጹህ አየር ለማስገባት ጠረንን ለማጥፋት እንዲሁም ሞቀታማ በሚሆንበት ሰዓት ጥሩ አየር ለማግኘት ከመጥፎ ነገሮች ለመጠበቅ ከበሽታዎች ለመጠበቅ መስኮትን ከፍቶ ንጹህ አየር ማስገባት እንዲሁም ጥሩ አየር መተንፈስ አግባብ ያለውና ጥሩ ነገር ነው ብዬ አስባለሁ

አዎ ትንኞች በአካባቢያችን ይገኛሉ ግን ሁሉም ቦታ አይደለም አንዳንድ ቦታ እርጥበት ሚበዛባቸው እንዲሁም ብዙ ጊዜ ቆሻሾች ሚበዙባቸው ቦታዎች ላይ ትንኞች ይስተዋላሉ። ግን እነዚህን ትንኞች ሁሉም ቦታ አሉ ማለት ደግሞ አይደለም። እኛ አካባቢ ትንኞች ያሉባቸው ቦታዎች አሉ እንዲሁም ንፁህና ከንተ ትንኞች እንዲሁም ከትለያዩ አይነት ነፍሳቶች የጸዱ ብዙ ቦታዎች አሉ። እንዲሁም ደግሞ በትንኞች የተከበቡ በቁሻሾች የተከበቡ በእርጠበታማ ቦታዎች የተከበቡ ብዙ ቦታዎች አሉ። ይሄም ማለት ትንኞች የሚመጡት ወይም ትንኞች የሚስፋፉት በቆሻሻማ ወይም እርጥበታማ በሆኑ ቦቶዎች ነው ማለት ነው። ለዚህም ነው ሁልጊዜ በአካባቢያችን እንደዚህ አይነት ገጽታ እንዳይኖር ሁልጊዜ ለማጥፋት እርጥበትን ለማጥፋት ቆሻሻማ ነገሮችን ለማጥፋት ምንጥረው። እርጥበት ትንኞችን ያመጣል ቆሻሻዎችም እንደዚህ ስለዚህ ትንኞች በዙ ማለት ቆሻሻዎች በዙ ማለት በየቤታችን ትንኞች ይመጣሉ በትንኞች እንረበሻለን። ሁልጊዜ መስኮታችንን ከፍተን መቀመጥ አንችልም ሁልጊዜ እንረበሻለን ማለት ነው። ያ ማለት ደግሞ ትንኞች አንዱን ነድፈው ወይም ሌሎቹን ከነ አንድ ሰው ነክሰው ወይም ሄደው ደግሞ ሌላ ሰው ሚነክሱ ከሆነ በዛ ምክንያት በሽታወች ሊተላለፉ ይችላሉ። እንዲሁም ለበሽታ ልንጋለጥ እንችላለን ለምሳሌ ወባ ሚባል በሽታ አለ። ይሄ ወባ ሚባለው በሽታ ሚመጣው ብዙ ጊዜ በትንኞች ከመነደፍ ነው። ወባ ምትባል የወባ ትንኝ የምትባል ትንኝ አለች። እሷ ወባ እሷ ትንኝ መታ ከነደፈችህ የወባ ትነኝ ሚባል በሽታ ያምሃል። ያ በሽታ ማለት እንዲሁ በቀላሉ የሚታይና ቀለል ያለ በሽታ አይደለም። በጣም ከባድ እና ለብዙ ጊዜ ቶሎ የማይለቅ እንዲሁም በቀላሉ የማይለቅ በመርፌ በብዙ ስቃይ የሚለቅ አይነት በሽታ ነው። ይሄ ሁሉም የሆነው ትንኞቹ በመከሰታቸውና ትንኞቹን ማጥፋት ባለመቻላችን ነው። ስለዚህ ትንኞች ብዙ ነገር ወይም ብዙ ችግሮችን ሊያመጡብን የሚችሉ ግን ብዙ ሰዎች ችላ ሊላቸው ሚችል ብዙ ሰው ሊያስተውለው ሚችል ብዙ ሰው ይጎዳኛል ብሎ ሊያስባቸው ማይችል ነገሮች ናቸው። ግን ደግሞ ችላ ካልናቸው ካላስተዋልን አካባቢያችንን ካላጸዳን ቆሻሻዎችን ካላጸዳን በአካባቢያችን ያሉትን እርጥበቶች ካላጸዳን እንዲሁም የተለያዩት ትንኝ ሊያመጡ የሚችሉ ነገሮችን ካላጸዳንና ካላስተካከልናቸው። ትንኞች በየቦታው ሊበዙና ሊስፋፉ ይችላሉ ያም ከሆነ ደግሞ እንዳልኩህ በሽታ ይመጣል። ብዙ ልጆቻችን በበሽታ ይጠቃሉ በበሽታ ይጠቃሉ እኛም ከህመም ማንርቅና ለበሽታ ተጋላጭ የሆኑ ሰዎች እንሆናለን። ያ ብቻ ሳይሆን የአካባቢያችንን ገጽታ የአካባቢያችንን ውበት ያበላሹብናል። እንዲሁም መስኮት ቤታችን መስኮት ከፍተን መቀመት አንችልም ምክንያቱም ትንኞች ይገባሉ። ትንኞች ከገቡ ደግሞ ማታ በምንተኛበት ጊዜ ይነድፉናል ከነደፉን ደግሞ ለበሽታ ልንጋልጥ እንችላለን። በሽታዎች ከሌሎች ከነደፉት ሰው ሊተላለፍብን ይችላል። እንዲሁም እኛም ማናውቃቸው እስካሁን ያልታወቁ ብዙ ነገሮች ሊኖሩ ይችላሉ። ስለዚህ ትንኞች በአካባቢያች ማጥፋት አለብን የሚል ሀሳብ አለን። ሁል ጊዜ እኛ በአካባቢያችን ተሰብስበን እንደነዚህ አይነት ቀለል ቀለል ያሉ ነገሮች ግን ብዙ ችግር ሊፈጥሩ ሚችሉ ነገሮችን ማስወገድና ማጥፋት እንዳለብን ሁልጊዜ እንመካከራለን እንወያያለን እንሰባሰባለን። ያም የሆነው ምክንያት እነዚህን ነገሮች ለማጥፋት ስለሚፈለግ ነው። ምክንያቱም ሁሉም ሰው ቆሻሻ በየአካባቢው ካልጣለ ቆሻሻውን ካቃጠለ እርጥበትም ውሃም በየቦታው ካልደፋ ቆሻሻ ውሃም በየቦታው ካልደፋ የሚደፋበትም ቦታ ካወቀ አርቆ ከደፋ እንዲሁም ሴፍቲ ታንከሮችን ውሃ ማጠራቀሚዎቹ ላይ ውሃ ቆሻሻ ውሃ ሚደፋ ከሆነ እነዚህን ነገሮች ማጥፋት እና እንዳይኖሩ መከላከል ይቻላል። ለዚህም ነው ሁል ጊዜ በአካባቢያችን ሆነን በሳምንት አንድ ቀን አካባቢያችን ምናጸዳው ለእነዚህ ነገሮች እንዳይፈጠሩብን እንደዚህ ከእነዚህ ነገሮች የተነሳ ተሳቢ በሽታ እንዳይመጣብን በእነዚህ ምክንያት ሰዎችን ወንድሞቻችንን እንዳናጣ ስለምንፈራ ነው። ሁልጊዜ ከትንኝ ለመራቅ ከነፍሳት ከሚበሩ እንስሳዎች ከሚበሩ ነፍሳቶች ለመራቅ ሁልጊዜ አካባቢያችንን በሳምንት አንዴ እናጸዳለን። ደረቅ ቆሻሻ እናቃጥላለን። ቆሻሻንም እንዲሁ አርቀን እንደፋለን ለዛም ነው ትንኞች እንዳይፈጠሩ ምናደርገው። ካልሆነ ግን እነዚህን ነገሮች ማጥፋት ካልቻልን እንዲሁም የተለያየ እርጥበት ሊፈጥር የሚችል ነገሮችን በቅድሚያ ቶሎ ብለን አፋጣኝ ምላሽ ካልሰጠናቸው እነዚህ ትንኞች ይፈጠራሉ። እነዚህ ትንኞች ተፈጠሩ ማለት ደግሞ በየቤቶቻችን ሁሉም ቤት ይመጣሉ። ምክንያቱም ምንም እነሱን መከልከል አንችልም ትንሽም ስለሆኑ በትንሽ ትንሽ ቦታ መግባት እና ወደ ውስጥ ማለፍ ስለሚችሉ ነው። ያ ማለት ደግሞ እነዚህ በሽታዎችን ይዘውብን ይመጣሉ ይተላለፍብናል እንታመማለን ጤናችን ይታወካል ማለት ነው። ለዛም ነው ስለዚህ እኛ አካባቢ ትንኞች በብዛት የሉም ምክንያቱም ሁል ጊዜ እርጥበት ትንኞችን ሊያመጡ ሚችሉ ነገሮች እርጥበትን ቆሻሻዎችን ሁሉ በተቻለን አቅም ለማስወገድ እና ለማጥፋት ስለምንሞክር ነው። ይህንንም ምናደርገው ትንኞችን ለማጥፋት እና በትንኞች ማ ምክንያት ሚመጣ በሽታን ለመከላከል እና ለማስወገድ ስንል ብቻ

እኔ በተለየ ሁኔታ የምወደው የቀን ሰዓት ቢኖር ጠዋት ላይና ማታ ላይ ነው ያ የሚሆንበት ምክንያት አለኝ። ግን ደግሞ ያ ማለት ደግሞ ሌሎችን ሰዓታት ጠልቻቸው ወይም ሳልፈልጋቸው ቀርቼ አይደለም። ሁሉም ሰዓት በእርግጥ ተመሳሳይ ሰዓት ነው እንደ ሁሉ እንደ ሁሉም እንደ ሙሉ ቀኑም ሰዓት ሰዓት ነው። ግን የተለየ ስሜት ሊያሳድርብን የሚችል ሰዓት ሊኖር ይችላል። ምናልባትም እንደኔ ግን ያ ማለት ደግሞ ከሌላው የተለየ ሆኖ ወይም የተለየ ነገር አግኝተን አይደለም። በሆነ ምክንያት ያንን ነገር የተመራጭ ወይም የተሻለ የሚበልጥብን ልናደርገው እንችላለን። አሁን ለኔ ከሁሉም የተለየና ምርጥ ሰዓት የምለው ጠዋት ሲነጋና ማታ ሲመሽ ነው። ያም ምክንያት አለኝ። ለምን ቢባል ጠዋት ሲነጋ ፈጣሪ ኃጢአት ኃጢአቴን ሳይቆጥር በደሌን ሳይቆጥር ግፌን ሳይቆጥር እንደ ኃጢአቴ እንደ በደሌ እንደ ክፉነቴ እንደ አለመታዘዜ ሳይሆን እንደ ክፋቴ ብዛት ሳይሆን እንደ ምህረቱ እንደ ቸርነቱ እንደ ደግነቱ። እንደ በጎነቱ እንደ ሰውን መወደዱ ይቅር ብሎ ጠዋት ስላደረሰኝ። ሀጢያቴን ይቅር ብሎኝ በተኛሁበት ሳያስቀረኝ የጧትን ፀሀይ እንዳይ የፈቀድልኝ የወፎችን ጫጫታ እንድሰማ የፈቀደልኝ ፈጣሪ ከቤስቦቼ ጋር ያነቃኝ ፈጣሪ። በህይወቴ ላይ በእድሜ ላይ ዛሬን የጨመረልኝ ፈጣሪ። ዛሬን ሌላ እድል የሰጠኝ ፈጣሪ። እንዳመሰገነው እድል የሰጠኝ ፈጣሪ። ሁሉን ነገር አስተካክሎ እንደኔ ሳይሆን እንደምህረቱ እንደስራዬ ሳይሆን እንደቸርነቱ እንደ ደግነቱ እንደ በጎነቱ ሆኖልኝ። ሁሉን ነገር ሳይቆጥርብኝ እንደ እኔ ስራ ሳይሆን እንደሱ መሃሪነት እንደ ምህረቱ ብዛት እንደ ቸርነቱ እንደ እኔን መውደድ ሁኖ ያነጋልኝ አምላክ። እሱን ለማመስገን ያቺን ሰዓት በጣም እወዳታለሁ። ምክንያቱም እድሜ የተጨመረልኝ ቀን ነች ሌላ ቀን የምጀምርባት አዲስ ቀን የምጀምርባት ሰዓት ስለሆነች። ሌላ ቀን አዲስ ህይወት የማላውቀውን ህይወት የምጀምርባት የማላውቀውን ቀን የምንኖርባት ምናልባትም የተለየ ቀን ላሳልፍባት የምችልበት ምናልባትም ወደ ፈጣሪ ልቀርብባት የምችልበት ቀን አድርጎ ስለሰጠኝ። አመሰግነዋለሁ በጣም የምወደውና የምፈልግ ደስ የሚለኝ የምወደው ሰዓት ለዚህ ነው። ጠዋትንም ወዶ በዚህ ምክንያት ምክንያቱም ፈጣሪ አዲስ እድል እንደሰጠኝ የማውቅበት ፈጣሪ የአዲስ ጅማሬ እንደሰጠኝ የማውቅበት ፈጣሪ ዛሬም በእኔ ላይ ተስፋ እንዳለው የማረጋግጥበት ፈጣሪ እንደም ከምንም በላይ እና ከማንም በላይ ኃጢአቴን የሚያይ ሩሩ አባቴ መሆኑን የምረዳበትና የምገነዘብበት ሰዓት መሆኗን ስለምረዳና በዛች ሰዓት ለፈጣሪ ጸሎት የማደርስበት ፈጣሪን የማመሰግንበት እንዲሁም በፈጣሪ ደስ የምሰኝበት ሰዓት ስለሆነች ለኔ ጠዋት የቀኗ ሰዓት በጣም ደስ የምትለኝና የምወዳት ሰዓት ነው። ከዛም በተለየ በጣም የምወደው ከዚህ አስበልጬ በጣም ደስ የሚለኝ ሰዓት ደግሞ ማታ ሲመሻሽ ልተኛ ስል ያለውን ሰዓት ነው። ምክንያቱም በሰላም ያዋለኝ ፈጣሪ። ብዙ ሰው በሚሞትበት ምድር በቀን ብዙ ሰው በምናጣበት በዚህች ምድር በቀን ብዙ ሰው በሚወሰድበት በሚያልፍበት በዚህች ምድር ላይ ፈጣሪ ዛሬም እኔን ጠብቆኛል። ዛሬም እኔን አልመረጠኝም ዛሬም እድል ሰጥቶኛል ዛሬም እንድኖር እድልን አመቻቼልኝ ዛሬም ፍጹም ሰላምና ጤና ሰጥቶኛል። በሰላም አውሎኛል። ከብዙ ነገሮች ጠብቁኛል እንደ ስራዬ ቢሆን እንደ ተግባራዬ ቢሆን እንደተንቀሳቀስኩት ቢሆን ብዙ ነገሮች ልደርሱብኝ ይችላለው። ምክንያቱም በቀን ውስጥ ብዙ ስራ እንሰራለን። በመኪናዎች እንቀሳቀሳለን በትራንስፖርት እንንቀሳቀሳለን በእግራችን ብዙ ቦታ እንሄዳለን። ብዙ ብዙ ነገሮችን እናደርጋለን እንደ ፈጣሪ ጥበቃ እንደሱ ምህረት እንደሱ ቸርነት ባይሆን ምናልባትም በመኪና አደጋ ልደርስብን ይችል ነበር። ፈጣሪ ባይጠበቀን ኖሮ ምናልባትም እስከ ማታ ላንደርስ እንችል ነበር። ምናልባትም እስከዛች ሰዓት ላንደርስ እንችል ነበር ምናልባትም አደጋ ሊደርስብን ይችል ነበር። ምክንያቱም በዚህ አለም ላይ በየቀኑ ምን ያክል አደጋ እንደሚፈጠር ሁላችንም የምናውቀው ነው። ስለዚህ ፈጣሪ በሰላም አውሊ ጤናህን ጠብቆልህ እድሜ ሰጥቶ እድሜ ጨምሩልህ ፍጹም ሰላምና ጤና ሰጥቶ ቤተሰቦቼን ጓደኞቼን ሁሉን ነገር ሰላም አድርጎ ማታ ያበቃኝ መድኃኒዓለም አባቴ። እሱን ለማመስገን ማታን በጣም እወዳታለሁ። ሰላም ያውለኝ መድኃኒያለም አባቴ። እስካሁን ሰዓት እስከሆነ ሰዓት ያደረሰኝ። ፈጣሪ ለማመስገን እሱን ውሌታውን ለማስታወስ እሱን ቸርነቱን ለማየት ሙሉ ቀን ስባክን ስንባክን ውሌን ምናልባትም ስንተኛ በዛች ጊዜ ፈጣሪ ያደርግልን ማስታወስ ብንችል ብዬ አስባለሁና። ማታንም በዚህ መልኩ በጣም እወደታለሁ። ምክንያቱም የፈጣሪ ምህረት የፈጣሪን ቸርነት የማይባቸው ቀንና ማታ የተለየ ሰአቶች ስለሆኑ። እነዚህን ሰአቶች እወዳቸዋለሁ። ሌሎቹንም ሰዓት ግን እጣላቸዋለሁ አይደለም ማለት አይደለም የእሱ ስጦታ

አዎ በሚገባ የፀሀይ መውጣትን ሁልጊዜ በየቀኑ እማየው ነገር እና እምትገብረው ነገር ነው ምክንያቱም በጣም ደስም ከሚለኝና ከሚያዝናናኝም አንድም ከማመሰግንበት ነገር ውስጥ አንዱ በመሆኑ ነው። ፀሀይ መውጣት ሁልጊዜ እምመለከተው አንድም መንጋቱን ለማወቅ። አንድም ፈጣሪን ለመመስገን ምክንያቱም የዛሬዋን ፀሀይ እንዳይ የፈቀደልኝ ፈጣሪ ሀጢያቴን ባለመቁጠሩ በደሌም ባለመቁጠሩ የክፋቴን ጥግ ባለመቁጠሩ የእኔን በደል የእኔን የክፋት ጥግ የእኔን ሀጢያተኝነት የእኔን በደል ባለመቅጠሩ ነው የፀሀይን መውጣት ያሳየኝ። ለዛም ሁልጊዜ ፀሀይን ሳይ እንዳመሰግነና ፈጣሪን ቀና ብዬ እንዳመሰግነው ፈጣሪን እንዳስታውስ ከሚያድጉኝ ነገሮች አንዱ ያ ነው። እንዲሁም ሁልጊዜ ፀሀይ መውጣቷን እማይበት ምክንያት? ሁል ጊዜ ፀሀይ ከወጣ ቡሃላ ምንድነው እምሰራው ዛሬስ ምንድነው የተሻለ ነገር እምሰራው ዛሬስ ከትላንትና ምን የተሻለ ነገር አደርጋለሁ? ዛሬም እንደ ትላንትናው ዝም ብዬ እያድበሰበስኩ ነው እማልፈው ወይስ? ለህይወቴ ላሰብኩት ህልም ላቀድኩት ህልም አደርገዋለሁ ብዬ ለማሳካው ነገር። ዛሬም እታገላለሁ ወይስ? እንደ እስከ ዛሬው ዝም ብዬ ነው የማልፈው የሚለውን ነገር ከራሴ እንድናገርና እንዳወራ ከሚያደርጉኝ ነገሮች ውስጥ የፀሀይን መውጣት ማየት ነው። እንዲሁም እኔ ብዙ ጊዜ ፀሀይን መውጣት እማየው ሁል ጊዜ ፀሀይን መሞቅ እምፈልግ አይነት ሰው ነኝ ምክንያቱም ፀሀይን ለጤናችን ብዙ ጥቅም አለው። እና ፀሀይ ለጤናችንም ብዙ ጥቅም በመኖሩ ምክንያት ፀሀይ ሁልጊዜ መሞቅና ለሰውነታችን የተወሰነ ሳይበዛም መስጠትና ሰውነታችንን መሞቅ መቻል አለበት። በተለይም ለህፃኖች የፀሀይ መውጣት በጣም ጥሩና ጠቃሚ ነገር ነው ብዬ አስባለሁ። ምክንያቱም አጥንታቸሁ እንዲጠነክር ጎበዥ እንዲሆኑ ጠንካራ እንዲሆኑ ቶሎ በደው መራመድ እንዲጀምሩ እንዲሁም ለተለያየ አይነት ጥቅም እሸጣችኋል ጉልበታችሁ እንዲበረታ አጥንታቸው እንዲጠነከርላቸው እና የተለያዩ ደግሞ እኔ እማላውቃቸው ብዙ ጥቅሞች እንዳሉት። እገነዘባለሁ ስለዚህ ፀሀይ መውጣቷን ሁል ጊዜ አያለሁ። ሁል ጊዜ ፀሀይ መውጣቷን ሁል ጊዜ ፀሀይ መውጣቷን አያለሁ ደግሞ ለኛ አካባቢ ፀሀይ ቶሎ ነው እምትወጣው። ምክንያቱም ከፍ ያለ ቦታ ወይም ከፍታ ላይ የምንገኝ አካባቢው ስለሆነን ሁልጊዜ ቀርማ ከእኛ ለእኛ ትወጣለች ከሌሎች ይልቅ ፀሀይ ለእኛ ቀርማ ትወጣለች። ያም ማለት ፀሀይ ሌሎች ጋኸ ሳትደርስ በእኛ እኛ ከፍ ስለምንል ሌሎቹ ከእኛ ዝቅ ስለሚሉ እኛ ጋ ቀርማ ትወጣ ትንሽ ቆይታ ነው። እነሱ ጋር እምትወጣው ሁል ጊዜ ፀሀይ መውጣቷን ሳይ ደስ ሚል ስሜት ይሰማኛል። ሁልጊዜ ፀሀይ መውጣትሽ ሳይ እንዳመሰግን ይለዳኛል ሁልጊዜ ፀሀይ መውጣቷን ሳይ ሌላ ተስፋ ሌላ ብሩህ ቀን ሌላ ብሩህ ተስፋ ሌላ ደስታ እንደሚጨመርልኝ አምናለሁ። ፀሀይ መውጣቷን ሳይ ሁል ጊዜ በተሽታም እሞላለሁ ምክንያቱም የተሰጠን አንዲት ቀን ነው። ፀሀይ ወጣች ማለት አዲስ ጭማሪ ተሰጥቶሃል ማለት ነው። ፀሀይ ወጣሽ ማለት አዲስ ቀን ነው ማለት ነው ፀሀይ ወጣሽ ማለት ሌላም እማታውቀው ህይወት ልትጀምር ነው ማለት ነው ፀይ ወጣሽ ማለት ሌላ ታሪክን ለመቀየር የሚችል ነገር። ማድረግ ትችላለህ ማየት ነው ስለዚህ ፀሀይ መውጣቷን ሁል ጊዜ አለው ብዙ ነገር ይጠቅመኛል። እንደሞቅ ይረዳኛል። እንዳመሰግን ይረዳኛል እንዲሁም የየቀኑ እቅዴን እንዳወጣና ሌላ አዲስ ጅማሩ ለህይወት የይሚጠቅም ግን ነገር እንድሰራና እንዳከናወን ስለሚረዳኝ። ሁልግዜ ጊዜ ፀሀይ መውጣቷን ችግ አደርጋለሁ ሁል ጊዜ ፀሀይ መውጣቷን ማረግ እፈልጋለሁ። ሁል ጊዜ ፀሀይ ሲወጣ በጣም ደስ ከሚላቸውና ፀሀይ በመውጣቷ አዲስተኛ ከሚሆኑ ሰዎች መካከል አንዱና ዋናው ሰው ነኝ ለማለት በደፍር ኃጢአት አይሆንብኝም ምክንያቱም ሁልጊዜ ፀሒይ እንደወጣች ደስ ከሚያሰኙኝና ፀሀይ በመውጣቷ ከሚደስቱ ሰዎች መካከል አንዱ ነኝ። ሁል ጊዜ በራችን ወንበር ላይ አውጥቼ በበራችን ላይ ወንበራችን ወንበር ወጥቼ ቁጭ ብዬ ፀሀይ መውጣት እየተሰበበቁ ፀሀይ ስትወጣ እሞቃለሁ ምክንያቱም መሞቂ ለራሴም ስለሚጠቅመኝ ለጤናዬም ጥሩ ነው ብዬ ስለማስብ። እንዲሁም እንዳቅት እንዳመሰግን ፈጣሪን እንዳመሰግን ተፈጥሮን እንዳደንቅ ስለሚያደርገኝና ስለምደነቅም ስለምድሰትም ጭምር። ሁለተኛ ደግሞ ፀሀይን በጥዋት ሳይ ራሴእና መንፈሴን ረበቀ ሰላም ይሰማኛል እንዲሁም የተባረከና ጥሩ ቀን እንደሚሆን ተስፋ ያደርጋል ውስጤ። ፀሀይ መውጣት ሁልጊዜ ማየት እና የፀሀይን መውጣት ከሚጠበቁ ሰዎች መካከል አንዱ ነው። እና ሁልጊዜ አካባቢ ከፍ ያለ ቦታ ስለሆነ ፀሀይ ቀድማ እኛ አካባቢ በግዜ በጣም በጧት ስለሆነ እምትወጣው ከሌሎቹ የተለየ ሁልጊዜ ፀሀይን ቁጭ ብዬ የፀሀይን መውጣት እምጠባበቅና ፀሀይ እስክትወጣ ድረስ በጉጉት በናፍቆት እምጠብቃትና። የፀሀይን መውጣት የምትጠባበቅ አይነት ሰው ነኝ ስለዚህ የፀሀይን መውጣትም አያለሁ ሁልጊዜ

እኔ በቤቴ ውስጥ ብዙ እና የተለያዩ ጥቅም ያላቸው የቤት እቃዎች አሉኝ ከእነዚህም ውስጥ በጣም ብዙዎቹን በጣም የምንፈልጋችሁና በጣም ብዙ ጥቅም ያላችሁ ናቸው ለኔ። ብዙ የቤት እቃዎችን እጠቀማለሁ። ምክንያቱም የቤት እቃዎች በጣም ጠቃሚና ቀን በቀን ለምንኖረው ህይወት በጣም አስፈላጊና ጠቃሚ ነገር ስለሆኑ ነው። ለምሳሌ መጥቀስ ቢያስፈልግ እኔ ብዙ የቤት እቃዎች አሉኝ ከነዛም መካከል ፍሪጅ አለኝ ፍሪጅ በጣም ብዙ ነገሮች ይጠቅማል ምክንያቱም ምግቦች እንዲበላሹ ምግቦች እንዲቀዘቅዙ እንዲሁም ምግቦች ለረጅም ጊዜ ሳይበላሽን እንዲቆዩ የሚረዳን የቤት እቃ አይነት ነው። ፍሪጅ ብዙ ጠቀሜታዎች ይኖሩታል። እንዲሁም ውሃን አቀዝቅዞ በረዶ አድርጎ ለተለያዩ ጥቅሞች ልናውለው እንችላለን ዉሃ ስንጠጣ ከሞቀብን ለማቀዝቀዝ ልንጠቀመው እንችላለን። ይህ የቤት እቃውም በጣም ብዙ ነገሮች ብዙ ጥቅም አለው ለኔ። እና ከምጠቀማቸው ቤተኮች መካከል አንድነው ማንኛውም ፍሪጅ ነው ፍሪጅ ለኔ ብዙ ጥቅም እና እርዳታ ያደርግልኛል። ለቀን ቀን በቀን ለምኖረው ህይወት ፍሪጅ ለኔ ትልቅ አስተዋጽኦ ነው ያለው። ፍሪጅ ብዙ አስተዋጽኦዎችን ያደርግልኛል መግቦች እንዳይበላሹ የሰራቸውን መግቦች ረጅም ጊዜ እንዲቆዩልኝ እንዲሁም ምግቦች እንዲቀዘቅዝልኝ እንዲሁም ነገሮችን ማቀዝቀዝ እና ከሙቀት መቀነስ ስፈልግ ፍሪጁ ውስጥ ፍሪጁ በጣም ይጠቅምኛል። እንዲሁም ለቤቴ ገጽታ ጥሩ መልክና ጥሩ እይታ እንዲኖረው እረድቶታል ፍሪጅ። እንዲሁም በተለይ በተለይ ደግሞ የተለይ ብዙ የተለይ እቃዎች አሉኝ። በተለይም ደግሞ ብዙ ከቤተ እቃዎች መካከል አንዱ ስቶብ ነው ስቶቭ ደግሞ ብዙ ነገሮች ስቶቭ ወይም ምጥድ ይባላል። ምጣድ ደግሞ ብዙ ነገሮችን እንዳሞቅ እንዳበስል የተለያዩ በየቀኑ መቼስ ሰው ነንና ሳንበላ አንኖርም። የምናበስለውን ነገር የማበስለውን ነገር ብዙ የተለያየ የምፈልገውን ነገር የምፈልገውን አይነት ምግብ ለመስራት እና ለመብሰል የምትጠቀመው የቤት እቃዬ አንዱ እሱ ነው። ይሄን በጣም ከሚጠቅመኝና በጣም በመኖሩ በጣም ደስ ከምሰኝበት ካለኝ የቤት እቃዎች መካከል አንዱ ስቱብ ነው ወይም ምጣድ ይባላል። ይህም ምጣድ እንጀራ እንድጋግር ይረዳኛል እንዲሁም ዳቦዎችን እንድጋግርበት ይረዳኛል ኬኮችን እንድሰራበት ይለዳኛል። እንዲሁም ቀለል ቀለል ያሉ ከምግብ በፊትም ሆነ ከምግብ በኋላ ሊበሉ የሚችሉ የተለያዩ ነገሮችን እንድሰራበትና ሰርቼ እንድጠቀምበት ከሚያደርገኝ ነገሮች መካከል አንዱ ነው። እንደዉም በተለይም ደግሞ ካሉኝ የቤት እቃዎች በጣም ለኔ ጠቃሚ ከሆኑ መካከል አንዱ ቴሌቪዥን ነው ቴሌቪዥን ብዙ ጠቀሜታ አለው ለምሳሌ ለኔ ተለቪዥን ሲደብረኝ ፊልም የማየበት እንዲሁም እንደአስፈላጊነቱ አለማችን ምን ላይ እንዳለች በዜና ሲዘገብ በዜና ሲነገር ስላለንበት የኢኮኖሚ ስላልነበበት የተለያየ የገንዘብ ሁኔታ የአቅም ሁኔታ እንዲሁም የሰላም ሁኔታም ስለ አለም የማውቅበትና የምረዳበት አንዱ የቤት እቃዬ ነው ይህንንም የቤት እቃዬን በጣም ከምያስፈልጉኝና በጣም ከምፈልጋቸውም በጣም ከምወዳቸው የቤት እቃዎቼ ውስጥ አንዱ ነው። ምክንያቱም ለብዙ ነገሮች እጠቀምበታለሁ። ቴሌቪዥን ዘፈን ለመስማት እጠብቅበታለሁ መዝሙር ለመስማት እጠብቅበታለሁ አዳዲስ ዜናዎችን አዳዲስ መረጃዎችን ካሉ ለማወቅና ለመረዳት እጠቀምበታል ስለዚህ አንዱ በጣም ከሚጠቅመኝና በጣም ከሚያገለግለኝ የቤት እቃዎች መካከል አንዱ ይሄ ነው። የቤት እቃ በጣም እጠቀማለሁ ብዙ የቤት እቃ አሉኝ ከነዛም መካከል እስካሁን የጠቀስኳቸው በጥቂቱ ናቸው ከነዛም በተለይ በጣም የሚጠቅመኝና በጣም የሚያገለግለኝ አንዱ የልብስ ማስቀመጫዬ ነው ወይም ቁም ሳጥኔ ነው ይህ ይሄ የቤት እቃዬ በጣም ብዙ ጥቅም አለው ለኔ ከጥቅሞቹ መካከል ልብሶቼን በተለያየ በተለያየ በየመልካቸው በመፈለጉ አይነት በመፈለጉ አቀማመጥ እንዳስቀምጥ ይረዳኛል። እንዲሁም ልብሶቼን እንዳይቆሽሹ ልብሶቼን እንዳይጨማደዱ እንዲሁም ልብሶቼ የማይሆን ቅርጽ እንዳይኖራቸው ልብሶቼ እንዳይበላሹ ከሚጠቅመኝ በጣም ብዙ ከምወዳቸው እቃዎች ውስጥ አንዱ መካከል አንዱ ይሄ ነው። ቁም ሳጥን ለኔ በጣም ብዙ ጠቀሚታ ያለው የቤት እቃዬ ነው እንዲሁም ልብሶቼ በተለያዩ ነገሮች እንዳይበሉ ቁም ሳጥኑ ይጠቅመኛል። ምክንያቱም ቁም ሳጥኑን ከዘጋሁት በምንም አይነት ቦታ ልብሴን ማግኘት ስለማይቻልና ልብሴን ከምንም አይነት ነገር ማዳን ስለምችል ልብሴን ለመጠበቅ እንዲሁም ልብሴን ከመጨማደድ ልብሴን ከመቀደድ ልብሴን እንደፈለኩት ለማስቀመጥ ከማሰብ ይህንን እቃ እጠቀመዋለሁ። እንዲሁም አንዱ በጣም የሚጠቅም የቤት እቃዬዬ ሶፋ ነው ይህም በጣም የሚጠቅመኝ አንዱ በጣም የምወደው ቤት እቃ ነው ምክንያቱም ብዙ ጊዜ ደክሞኝ በመጣው ጊዜ አረፍ ማለት በፈለኩት ጊዜ መቀመጥ በፈለኩት ጊዜ በምቾትና በመደላደል ምያስቀምጠኝና ያለምንም አይነት መጎርበጥ ያለ ምንም አይነት የምቾት ማጣት እንድቀመጥ የሚረዳኝ የቤት እቃዬ አንዱ ይሄ ነው ስለዚህ የቤት እቃ በደንብና